ተራብኩ የሚለው ቃል አብዛኛውን ጊዜ የተራበ ሰው ነው እንደዛ የሚለው። የሚበላ ያጣ ሰው ምግብ ያጣ ሰው ተራብኩ ይላል። እና ራብ ረሀብ አብዛኛውን ጊዜ በአጡ ሰዎች የሚከሰት በድርቅም በተለያዩ መንገዶችም የሚከሰት የ አደጋ ነው። እና ረሃብ ብዙ ጊዜ ከወቅትም አንፃር ተፈጥሯዊ የሆነ ክስተት ሊያጋጥም ይችላል። ስለዚህ ረሃብ በተለያዩ አካባቢዎች ያጋጥማል። ተራብኩ የሚሉ ሰዎችም በየጊዜው ይበራከታሉ። ረሃብ በብዙ ምክንያቶች የሚከሰት ነው። በዛውም በጦርነት ምክንያት ሊሆን ይችላል በተፈጥሯዊ ክስተቶች ሊሆን ይችላል። እና ረሃብ በእነዛ መንገዶች ሊከሰት ይችላል በዛም ህዝቡም ተራብኩ ይላል። በተራቡ ሰዎችም አንዳንድ ሰብአዊ ድርጅቶች እገዛ እያደረጉ ለተራበው ሰው ምግብ ሊሰጡ ይችላሉ። እና ተራብኩ የሚለው ቃል የተራበ ሰው የሚጠቀምበት ቃል ነው።

ማህበራዊ ሚዲያ አዎ አዎ እጠቀማለሁ። ማህበራዊ ሚዲያ ብዙ ጊዜ እጠቀማለሁ። የተለያዩ የማህበራዊ ሚዲያ ድር ገጾች አሉ። እነዛን እጠቀማለሁ። ከዛም የተለያየ ነገሮችን አገኛለሁ። በየቀኑ ማህበራዊ ሚዲያ ተጠቃሚ ነኝ

በመታጠቢያ ቤት ውስጥ እኔ አልዘምርም የምዘምርበት ጊዜና ቦታ አለ። በመታጠቢያ ቤት ውስጥ ግን አልዘምርም። ሌሎች በእምነት ተቋማት። ሄጄ ልዘምር እችላለሁ። በመታጠቢያ ቤት ውስጥ ግን አልዘምርም